አብዛኛውን ጊዜ እኔ ባለሁበት አካባቢ የገበያ ቀን ተብሎ ባለሁበት ቦታ የተወሰነው ቅዳሜ ቀን ነው። ቅዳሜ ቀን እያንዳንዱ ሰው። ስራውን ትቶ ቅዳሜ ጥዋት ከሁለት ሰዓት ጀምሮ እስከ ሰባት ሰዓት ድረስ የገበያ ቀን ነው። ገበያ እያንዳንዱን ነገር ሄደን የምንገዛበት ጊዜ ነው። እኔ ባለውበት አካባቢ ሳይሆን በመላው በሀገሪቷ ውስጥ እንደ ደንብ ነው የሚታየው ቅዳሜን ቀን ለገበያ መጠቀም። ደግሞ ከቅዳሜም በተጨማሪ ማክሰኞ እና ሀሙስ የተለያዩ አነስ ያሉ ገበያዎች ይኖራሉ። እኔ ደሞ እምመርጠው ለመገበያየት ዋና ገበያውን በቅዳሜ የሚካሄደውን ገበያ። በዛው ቀን ለመገበያየት ነው እምፈልገው ለምን አብዛኛውን ሰዎች በዛ ስለሚመጡ። የተለያየ እቃዎችን በቅናሽና በብዛት ማግኘት ስለምችል። የምትጠቀመው ቀን ቅዳሜ ነው። ቅዳሜ ምቹ እና አስተማማኝ የተለያዩ እቃዎች የሚመጡበት ቀን ስለሆነ በዛን ቀን ነው እምጠቀመው እኔ ማለት ነው። ቅዳሜ ቀን በጣም አሪፍ ነው ለምን? አብዛኛውን እቃ ከተለያየ ቦታ ተሰብስበው የሚመጣ ነው። ማክሰኞ የነበሩት ትናንሽ ገበያዎች ወደ ትልቅ ገበያ የሚያድጉ ነው ሀሙሴ የነበሩት ትናንሽ ገበያዎች ወደ ትልቅ ገበያ የሚያድጉበት ቀን ስለሆነ። ቅዳሜ ገበያ ለየት ያደርገዋል በዚህ ምክንያት። የተለያዩ የመንግስት የቅናሽ አገልግሎቶች ይኖራሉ። የተለያዩ ድርጅቶች የተለያዩ ማህበሮች እቃቸውን በጅምላ ይሁን ለማከፋፈል አንድ በአንድ ለመሸጥም የሚያመጡበት ቀን ያኛው ቀን ቅዳሜ ቀን ስለሆነ ያንን ቀን። ተመራጭ ያደርገዋል በዚህም ምክንያት። እያንዳንዱ ሰው ሀሙስና ማክሰኞን የሚጠቀመው ካልቸገረው። በስተቀር አብዛኛውን ሰው የሚጠቀመው ከዋጋ ቅናሽም ከተለያየ ከዋጋ ቅናሽና ከእቃ ከብር አቅርቦት አንፃር የሚጠቀመው የቅዳሜን ገበያ ነው። የቅዳሜ ገቢያ ለየት ያለ ነው ልዩ ነው ሰፊ ነው አስተማማኝ ነው ምቹ ነው። ቅዳሜ ገበያ በጣም ነው እምጠቀው። ምን ምን በብዛት ይመጣል? ምን ምን በብዛት? በቅዳሜ ቀን ትገዛለህ ወይም ምን ምን በብዛት ይመረታል ወደ ገበያ ይወጣል በምንለበት ሰዓት? አብዛኛውን የሚመጣው የአትክልት ተራ ነው አትክልት እና ፍራፍሬ ጥራጥሬ ያለበት አካባቢ ስላለው አትክልት እና ፍራፍሬ በአብዛኛውን ጊዜ ይኖራል። ለምሳሌ እንደ ብርቱካን እንደ ሙዝ ማንጎ። የተመሳሰሉት ነገሮች ይመጣሉ ሙዝ በተለይ በጣም ርካሽ እና በጣም በብዛት የሚመረትበት አካባቢ ነው ያለው። እንደ አቮካዶ ያሉ ፍራፍሬዎችም በብዛት የሚመረቱበት አካባቢ ነው ከዋጋም አንፃር። ማክሰኞና ሀሙስ ከምናየው የዋጋ አንፃር በቅዳሜ ቀን የምናገኘው በጣም ረከስ ስላለ። ቅዳሜ ቀን ነው እኔ ለመግዛት የሚመቸኝ ቅዳሜን ነው የምመርጠው እቃ ለመግዛት። አተክልት ነገሮች የሚቀንሱበት ያው እንደ ሙዝ የተለያዩ ነገሮች የሚቀንሱበት በብዛት የሚመጡበት ያው አብዛኛውን ብዙ ስለሚመጣ። የትኛው የተሻለ ነው? የትኛው መጥፎ ነው? የትኛው ጥሩ ነው? የትኛው ብገዛ ይሻለኛል ያዋጣኛል ከገንዘብ አንፃር ከጥራት አንፃር የትኛው ነው የሚለውን ከነጋዴው ብዛት አንፃር። መርመረን አይተን መግዛት እንችላለን በዛን ሰዓት ስለዚህ የቅዳሜ ገበያ ከዚህ አንፃር አሪፍ ነው። በጣም ነው የምወደው የቅዳሜን ገበያዬ ሁለተኛው በምንድነው ምርጥ አሪፍ ጎኑ። በጧት ስለሚጀመር ከሁለት ሰዓት እስከ ሶስት ሰዓት እስከ ሰባት ሰዓት ስለሆነ። በዛን ሰዓት ሄጄ የምፈልገውን ነገር መግዛት እችላለሁ በዛን ሰዓት ሄጄ የምፈልገውን ነገር ማግኘት እችላለሁ በቀላሉ። የምፈልገውን ነገር በሰአት ማግኘት እችላለሁ ከዛ ለምሳ መሰራት ይችላል ሁለት ሰዓት ከተሰራ ከተገዛ ለምሳ ማድረስ ይቻላል። ገበያ ላይ ሌላው ያለው ነገር ከአትክልት ከምግብ ሌላ ነክ ነገሮች ውስጥ ያለው የዘይት አገልግሎት አለ። ዘይት ይሸጣል የተለያዩ አይነት ዘይቶች አሉ የምግብ ዘይቶች አሉ የፀጉር ዘይቶች አሉ። ይሸጣሉ ሶስተኛ ደግሞ በጣም የሚሸጠው የልብስ አገልግሎት ነው። ልብስ ይሸጣል ገበያ ላይ ባለው ገበያ ላይ ልብስ ይሸጣል። ምን አይነት ልብስ ካልን የአዋቂዎች የህፃናት የትላልቆች። የሴቶች የወንዶች ይሸጣል ተከፋፍሎ እያንዳንዱ የልብስ ገበያ አለ። በልብስ ይሸጣል የጫማ አለ። ከሲሊፐር እስከ ትላልቅ ጫማ ድረሶች አለ ገበያ ሜዳ ላይ ማለፍ ነው። እንደዛ አድርገን ነው እምንገዘው ለልብስ ገበያም ሲሆን። ከማክሰኞና ከሀሙስ ይልቅ የቅዳሜ ገባ ምቹ ነው ምቾት ይሰጣል ብዛት ስላለው። ዋጋውም ረከስ ይላል ዋና ዋና አቅራቢዎች ስለሚመጡ ቅዳሜ ከተለያየ ቦታ ተሰብስበው ስለሚመጡ። ምቾት ያለው ለልብስ ገበያም ለሁሉም ገበያ ምቾት ያለው የቅዳሜ ቀን ነው። እኔም የምመርጠው ቅዳሜ ቀን መገበያየትን ነው። ያው ቅዳሜ ቀን አብዛኛውን ጊዜ የምገበያየው በቅዳሜ

አዎ በጣም የምወደው የማከብረው ከልጅነት ጀምሬ ጀምሮ ከእኔ ጋር የነበረ የልጅነት ውሻዬ አለ። ውሻዬን በጣም ነው የምወደው ውሻ በመኖሩ በእኔ ጋር በጣም ነው ደስ የሚለኝ። ውሻ ከእንስሳ ነው ለማለት ሁሉ ይከብደኛል። ለምን የሚያደርጉት ባህሪዎች እንደ ሰው ነው። ከሰው በላይ ታማኝነት አለው በዚህ ሰዓት ካለው ሰው በላይ ታማኝነት አለው። ከሰው በላይ ፍቅር ይሰጣል ከሰው በላይ ተንከባካቢ ነው። ምንም የሚያስቸግር ፀባይ የላቸውም አልፎም ተርፎም ቤታችንን ይጠብቃል። በተለያየ ነገሮችን ያደርገናል ብቻ ውሻ በጣም እኔ እንጃ ከእንስሳ ነው ለማለት ሁሉ ይከብደል ውሻ አለኝ በጣም ነው የምወደው የቤት እንስሳዬ ውሻ ነው። በጣም ነው የምወደው የቤት እንስሳ ብዬ ስናገር ራሱ ውሻዬን ዝቅ ማድረግ ስለሚመስለኝ። የቤት እንስሳ ነው ብዬ መናገር በጣም የሚከብደኝ። ውሻ አለኝ። ውሻዬን አሳድጋለሁ በጣም ነው የምወደው። ውሻ ማለት በጣም ትልቅ ነገር ነው ለሰው ልጅ እያንዳንዱ ሰው የራሱ ውሻ ቢኖረው ብዬ እመኛለሁ ምክንያቱም ታማኝነት ምን እንደሆነ ያውቃል። ስነ ስርዓት ምን እንደሆነ ያውቃል። ሰው ማክበር ምን እንደሆነ ያውቃል። አይናገሩም አፍ አውጥቶ ማውራት አይችሉም እንጂ ከሰው ጋር ቁጭ ብሎ ማውራት የሚችሉ ብዙ የሚያወሩት ነገር እንዳለ ይሰማኛል። ውሻ በተለምዶ በባህሪው በጣም ታማኝ እና ትሁት ነው የማሽተት አቅሙ በዛ ላይ በጣም አሪፍ ነው። በዚህ ሰዓት አለማችንን እያዳኑ ከሚገኙት እንስሳት መካከል ውሻ ነው እንዴት ከተባለ? በተለያየ ጦርነት ወቅቶች ፈንጂዎችን ለማምከን እፅ በሚገባበት ሰዓት በኢሚግሬሽን አስተዳደር ሆኖ የተለያዩ አደንዛዥ እጾችን በማሽተት የማሽተት አቅማቸውን በመጠቀም የሚያድኑን እነሱ ናቸው። ከኪሳራ ያድኑናል ከአደጋ ያድኑናል ከተለያየ ነገር ያድኑናል። ውሻ ማለት እንስሳ ለማለት የሚከብድ በጣም ምርጥ እና አንደኛው የቤት እንስሳ ነው። ውሻ በጣም ትልቅ አስተዋጽኦ ነው ያለው ለሰው ልጅ። ያው መቼም ቢሆን ነው የማይረሳው ከአምስት አመትም አስር አመትም በህይወት እስካለ ድረስ መጀመሪያ የለመደውን ሰው የማይረሳ። የታማኝነት ጥግ የማሽተት አቅም ያለው የማስታወስ አቅም ያለው እያንዳንዱን የተነገረው አሁን የተነገረውን ነገር መልሶ የማያደርግ። ከአንዳንድ ሰዎች ሁሉ የሚሻለ ነው። ውሻ ማለት የውሻ ታማኝነት በጣም ይለያል። ያው አስፈሪነታቸው እንዳለ ሆኖም ያው የማያውቁት ሰው ላይ የመቀያየራቸው እንዳለም ሆኖም ግን በዛ ልክ ታማኝነታቸው ስነ ስርዓት መኖሩ ያው የማሽተት አቅማቸው ይሄኛው ይሄኛው እንዲወደዱ በጣም ተመራጭ እንዲሆኑ የሚያደርጋቸው ይሄኛው ውሻዬን በጣም ነው የምወዳት። ያው ከልጅነቴ ጀምሮ ውሻ እያሳደግኩ ነው የኖርኩት። ከአንድም በላይ ሶስት ውሾች አሉኝ ግን አንደኛውን በጣም አድርጌ ነው የምወደው። ውሻ በባህሪው ሌላ የማያውቀውን ሲያይ የመደንገጥ የመቆጣት ባህሪ አለው ይሄም እንደ አስተዳደጉ ይለያል። እያንዳንዱን ሰው እያወቀው እየተላመደው የሚያድግ ከሆነ ምንም አይልም። ነገር ግን እያንዳንዱን ሰው ከሰው ጋር ያላመደ ሌላ ከለመደው ሰው ከቤተሰብ አባል ውጪ ሰው ያላመደ ያላየ ከሆነ ውሻው በጣም ሀይለኛና ቁጡ ይሆናል። ነገር ግን ከሰው ጋር አብሮ የኖረ ሰው የለመደ ከሆነ ምንም አይልም። ያን የውሻ ባህሪ አሁን ለምሳሌ ውጪ ላይ ወንጀሎችን በመከላከል ፈንጂ በማምከን የተለያዩ አደንዛዥ እጮችን በማምከን የሚታወቁ በመርምሮ በማውጣት የሚታወቁ ውሾች ከሰው ጋር ስላላደጉ ተቆጪ ሊሆኑ ይችላሉ። በዛ ምክንያት ሊደብር ይችላል። ግን አሁን የቤት ውስጥ ውሾች የቤት ውስጥ እንስሳ ውሾች በጣም ምርጥ ናቸው ተግባቢ ናቸው። ጥሩ ናቸው ግን አብዛኛውን ቤት ውስጥ የማያድጉ በረንዳ ላይ የሚያድጉ ውሾች ደግሞ በመርዝ የመበከል እንትናቸው በጣም ሰፊ ነው። በመርዝ በተበከሉ ሰዓት ያው ሰውን የመጉዳት አቅማቸው ሰውን የመመረዝ አቅማቸው በጣም ሰፊ ነው። አብዛኛው ን ተወልዶ ተወልዶ መንገድ ላይ የተጣሉ ውሾች ብዙ ስለሆኑ እኔ ባለውበት አካባቢ የመበከል እድላቸው ሰፊ ስለሆነ አብዛኛውን ሰው ስለሚነክሱ ሰው ላይ ጉዳት ስለሚያደርሱ። ውሾች እንደ መጥፎ ይታያሉ ውጪ ላይ ያሉት ውሾች ከቤቱ ውጪ ላይ ያሉት በረንዳ ላይ ጠያቂ የሌላቸው ውሾች ጎዳና ተዳዳሪ የጎዳና ምግብ እያገኙ የሚበሉት ማለት ነው። በዚህ ምክንያት ውሻ እንደመጥፎ ይታያል። ነገር ግን ውሻ ታማኝነቱን የማሽተት አቅሙን ፍቅሩን ብንመለከት ውሻ እንደሚባለው መርዛማ ተንኮለኛ ሳይሆን በጣም ደግ ሩሩህ እና ከአንዳንድ ሰዎች ላይ የሚለይ ነው። ብዬ ነው የማስበው። ውሻ በጣም ፍቅር ያለው ከሰዎች ጋር ተግባቢ የሚባለውን ነገር የሚሰማ ታዛዥ እና ደስተኛ የሆነ

አብዛኛውን ጊዜ በህይወት ጎዳናዎች ጭንቀት ድብርት እና የተለያዩ ነገሮች ይከሰታሉ። የመከሰት እድላቸውም በጣም ከፍ ያለ ነው። እኔም ከዚህ መሃል በጣም ብዙ ጊዜ ነው የሚከሰትብኝ የጭንቀት እና የድባት። በትምህርት መደራረብ ሊሆን ይችላል፤ በስራ መብዛት ሊሆን ይችላል በተለያየ ነገር በጣም ብዙ አይነት ጭንቀቶችን አስተናግጃለሁ። በጣም ብዙ አይነት ድብርቶችን፣ ጭንቀቶችን አስተናግጃለሁ። በዛን ሰዓት የማደርገው አንድ ለፈጣሪ ሁሉን ነገር መስጠት ነው። ያው ፈጣሪ ሁሉን ነገር ይሰራል ብዬ አስቤ፤ ለሱ አደራ ብዬ ጭንቀቶቼን እያንዳንዱን ነገር ለሱ መናዘዝ መናገሩ ነው በመጀመሪያ የማደርገው ነገር። በመቀጠል ደግሞ የማደርገው ነገር ያንን ነገር ለመርሳትና አይምሮዬን ዘና ለማድረግ እሞክራለሁ። ሙዚቃ በመስማት የተለያዩ ነገሮችን በማድረግ አይምሮዬን ዘና ማድረግን ነው የምመርጠው። ምክንያቱም እንደዛ በማደርግ ሰዓት አይምሮዬ ያንን ነገር ይረሳዋል። ወደ ሶስተኛ ደግሞ ማድረግ የማደርገው ነገር ወደ መፍትሄ ነው። ጭንቀቱን ችግሩን ከማሰብ ይልቅ ምን አክል ምን ባደርግ ነገሮቹን ማስተካከል እችላለሁ፤ ምን ባደርግ ነገሮቹ ይስተካከላል ብዬ ወደ ማሰብ ነው የምመጣው እንጂ እዛው በጭንቀቶቹ ላይ እዛ ማሰብ እዛው ማሰላሰል አልፈልግም። ምን ባደርግ ወደፊት መፍትሄ ይመጣል እና ድጋሚ ይሄ ነገር እንዳይከሰት ምን ማድረግ አለብኝ ወደሚለው ነው የምመጣው። እንደዛ እያደረኩ ነው ችግሮቼን፣ ጭንቀቶቼን፣ ድብርቴን የምረሳው የማልፈው። አብዛኛውን ጊዜ ግን በሚከሰትብን የፈተና ይሆናል፣ የስራ ይሆናል፣ በህይወት አጋጣሚ እያንዳንዱ የሚመጣውን ጭንቀትና ችግር በዛ እንደዛ እያደረኩ ነው የማልፈው። ግን የመጀመሪያው ዋናው ከጭንቀት ለመዳን ይኸው ስራን በአግባቡ መወጣት ነው። ያው ለፈጣሪ ታማኝ መሆን ነው። ፈጣሪ እንዲረዳ መጸለይ ነው። ይኸው እሱ ካልረዳ ሁሉ ነገር በትክክል አይሄድም። ጭንቀትን እሱን ጭንቀትን ለማለፍ እሱ ነው ዋናው መፍትሄ ብዬ አስባለሁ። ወደ ፈጣሪ መቅረብ ነው። ግን ጭንቀቱ ከመጣ በመጀመሪያ መረዳት ነው። እንዴት ጭንቀቱ በቃ ተከስቷል አንዴ ችግር ሲከሰት ነው እንግዲህ ጭንቀት የሚመጣው። እንዴት ማለፍ አለብኝ፤ እንዴት መፍትሄ ማምጣት አለብኝ፤ እንዴት ወደፊት መሄድ አለብኝ የሚለውን ወደ መፍትሄ መግባት ነው እንጂ እዛው ላይ መሆን ጭንቀቱን እያሰበ የባሳ መጨነቅ እንደዚህ ቢሆንስ ማለት መጥፎ ነው። ያ ስለሚጎዳ ያንን ተገንዝቦ ወደ መፍትሄው ማተኮር፤ መፍትሄውን ማየት እንደዛ ማድረግ ነው እኔ የማደርገው። እና ሙዚቃ ሰማ የበለጠ እንድፍታታ አይምሮዬ ለቀቅ እንዲለው ያደርጋል። ወደ መፍትሄው እንዳስብ ያደርጋል። ጭንቀቶቼን ረስቼ ወደ ሙዚቃው ላይ እንዳተኩር ያደርገኛል። ያ ያ ነገር በጣም ነው የምወደው። በዛ ምክንያት አብዛኛውን ጊዜ ከጆሮዬ ኤርፎን አይጠፋም በዛ ምክንያት ማለት ነው። ሙዚቃ ለተለያየ ነገሮች ይጠቅማል። ጭንቀትን ለማስወገድ ዋነኛው ሙዚቃን መስማት ነው ብዬ አስባለሁ። ያው ሙዚቃ ለሰው የህይወት ትልቅ ነገር አለው። በተለይ ጭንቀትን ለማስወገድ ማለት ነው። ያው በስራ ሁኔታ የሚመጣ ጭንቀት አለ፤ ባለመግባባት የሚመጣ ጭንቀት አለ፤ በቤተሰብ ሁኔታ፤ በድህነት የሚመጣ፤ በበሽታ የሚመጣ፤ በትምህርት የሚመጣ በተለያየ የጭንቀት አይነቶች አሉ። እነሱን ጭንቀቶች ለማስወገድ ያው እንዳልኩት መፍትሄው ላይ ማተኮር ነው። መፍትሄው ለይ አተኩሩ። ምን ማድረግ አለብኝ፤ ምን ማደርግ ይሻሻላል፤ ጭንቀቶቼ ይጠፋሉ፤ ምን ማደረግ ድጋሚ እንዳይከሰት አደርጋለሁ፤ ምን ባደርግ ድጋሚ ወደ እኔ አይመጣም ይሄ ጭንቀት፤ መን ባደርግ የተሻለ ይሆናል የሚለውን ማተኮር እና ያው ሁሉን ነገር ለፈጣሪ መስጠት ነው። እኔ ጭንቀት ሲከሰትብኝ እንደዛ ነው የማደርገው። ወደፊትም እንደዛ ለማድረግ እሞክራለሁ። በተቻለኝ አቅም ጭንቀቶቼን ለፈጣሪ በመስጠት ወደፊት ለመሄድ እሞክራለሁ። እንደዛ እያረኩ ነው የማልፈው እንደዛ በማድረግም ነው የማልፈው ብዬ ነው የማስበው። ያው ጭንቀት በጣም መጥፎ ነገር ነው። በጣም መጥፎ ልምድ ነው ያለንን ነገር ብንተው፤ እቺ ምድር ላይ የምንኖረው ለትንሽ ጊዜ ነው ብለን ብናስብ ብንረዳው ኖሮ፤ በጣም ትንሽ ነበር። ያሁኑ የምንጨነቀው ነገር ምንም እንዳልሆነ ትንሽ እንደሆነ እንረዳው ነበር። ነገር ግን ያለንበት ነገር ያለንበት አሁኑኑ የምንሞት አይመስለንም። አሁን በድንገት ልንሞት እንደምንችል ስለማናውቅ በብዙ ነገር በትንሽ ነገር እንጨነቃለን። አብዛኛውን ሰው ደግሞ ጭንቀት ነው ኑሮ ያስጨንቀዋል፤ ህይወት ያስጨንቀዋል፤ የቤተሰብ ሁኔታ፤ ድህነት፤ የትምህርት ሁኔታ፤ የስራ ሁኔታ የተለያየ ነገር ያስጨንቀዋል። እንዴት ነው ይሄን ጭንቀት የማልፈው ብሎ ያስጨንቀዋል። ያው እኔ አብዛኛውን ጊዜ ወደ ፈጣሪ በመቅረብ እና ከጭንቀቱን እያሰቡ ከመጨነቅ ይልቅ መፍትሄው ላይ በማተኮር ነው የኔን ጭንቀት የማሳልፈው ወይም እንዲጠፋ የማደርገው። እና ሙዚቃ በመስማት ጭንቀቶቼ እንዲጠፉ እንዲሸሹ አደርጋለሁ።

አዎ በጣም ነው የምጠቀመው ከትክክለኛው ካሜራ ይልቅ አብዛኛውን ጊዜ የምጠቀመው የስልኮች የስልኬን ካሜራ ነው። ስልኬን በጣም ብዙ ስራ የምሰራበት ካሜራ የስልክ ነው። ስልኬ ሳምሰንግ ኤ አስራ አምስት ነው። የካሜራ ጥራቱ ደግሞ ምንም አይልም። ግን ከሳምሰንግ ስልክ ይልቅ ወይም ከአንድሮይድ ስልክ ይልቅ የአይፎን የካሜራ ጥራት በጣም አሪፍ ነው። አይፎን ላይ ያለው ካሜራ በጣም የሚያምር ነው። በተለይ ጥራት ያላቸውን ነገር ምስሎችን ለመቅረጽ ተንቀሳቃሽ ምስሎችን እና ፎቶዎችን ለመቅረጽ አይፎን አሪፍ ነው። ነገር ግን ሳምሰንግ ደግሞ በባትሪው ጥሩ ሲሆን ለምስል ላይ ግን በጣም ደካማ ነው ከአይፎን አንፃር ማለት ነው። የአይፎን ችግሩ በባትሪ ነው። ባትሪ የባትሪ የመያዝ አቅሙ በጣም ትንሽ ስለሆነ ለመጠቀም በጣም አዳጋችና የሚያስጠላ ያደርገዋል። እኔ አብዛኛውን ጊዜ የምሰራቸውን ስራዎች ለሌላ ሰዎች ለመላክ ሊሆን ይችላል። እያንዳንዱን ነገር ለማንሳት ለማስታወሻ ሊሆን ይችላል። የምጠቀመው የስልኬን ካሜራ ነው። በስልኬ ነው እያንዳንዱን ነገር ማነሳው የምቀርጸው የምልከው እያንዳንዱን የምጠቀመው በስልኬ ነው። እና ስለዚህ የስልኬን ካሜራ በጣም ነው ንጹህ እንዲሆንልኝ እንዲጠራልኝ የምፈልገው የምጠቀመው በጣም ስለምጠቀም አብዛኛውን ሰአቴን እሱን በመጠቀም ስለማሳልፍ የስልኬ ካሜራን በጣም ስለምጠቀመው ያው አሪፍ እንዲሆንልኝ እፈልጋለሁ። በዛ ምክንያት ደግሞ የሳምሰንግ ይሄን ያክል እንደ አይፎን ካሜራ ጥራት ስለሌለው ደካማ ስለሆነ ከአይፎን አንፃር በዛ ምክንያት። ያው የሳምሰንግ ካሜራ ጥራት ስለሌለው እሱ ነው ችግሩ እንጂ የስልኬን ካሜራ እያንዳንዱን ነገር እጠቀማለሁ። እያንዳንዱን የምሰራቸውን ሥራይዎች ይላል እቃ ለመላክ ሊሆን ይችላል። ማስታወሻ ለመያዝ ሊሆን ይችላል። የተለያዩ ነገሮችን ለመስራት የስልክ ካሜራ ወሳኝ እና አስፈላጊ ነው። በአሁን ሰዓት እንዴት ከተባለ ተንቀሳቃሽ ነው በምት በምሄድበት ቦታ ሁሉ ይዤው ሄደዋለሁ። በመስሪያ ቦታ በትምህርት ቤት በእያንዳንዱ ቦታ ይዤ እገባለሁ ተንቀሳቃሽ መሆኑ ጠቃሚ ነው። ሁለተኛ ደግሞ ይዞ ለመዞር ይዞ ለመሄድ እያንዳንዱ ቦታ ለማድረግ በጣም ቀላል ነው። ኪስ ውስጥ ነው የሚገባው በምፈልግበት ሰዓት አውጥቼ የምፈልገውን ነገር ማድረግ መቅረጽ መላክ እያንዳንዱን ነገር ይችላሉ። ሶስተኛ ዋናውና ወሳኙ ብዬ የማስበው በስልክ ካሜራ እዛው አንስቼ እዛው መላክ እችላለሁ። በተለያየ በዋናው ካሜራው ሲሆን ግን እዛው አንስቼ መላክ አልችልም። መጀመሪያ ወደ ኮምፒውተር ፋይሉ መገልበጥ አለበት ከዛ ነው መላክ የምችለው ወደ ፍላሽ መቀየር አለበት ፍላሽ ከፍላሽ ወደ ኮምፒውተር አድርጌ ወደዛ ነው መላ ለመላክ ኤዲት ለማድረግ። ከሚሞሪ ካርድ ማውጣት ያስፈልጋል። ነገር ግን በስልክ ከሆነ እዛው አንስቼ እዛው እያንዳንዱን ፎቶም ይሁን ምስል ሊሆን ይችላል በካሜራዬ አንስቼ ኤዲት ለማድረግም ሊሆን ይችላል ለመላክ ቀላል ነው የሚሆነው በዛ ምክንያት የስልክ ካሜራ ተመራጭ የሚሆነው ጥራት ሲኖረው ማለት ነው። በዚህም የስልክ አሪፍ የጥራት ካሜራ ካላቸው ስልኮች መካከል አይፎን አስራ ሰባት በጣም አሪፍ ነው። ብዬ አስባለሁ። ለምን እያንዳንዱ የሚቀርጻቸውን ነገር ዘመናዊና የሆነ አሪፍ ስለሆነ። እሱ የተሻለ ነው። አሁን ካሉት አለማችን ላይ ካሉት አሪፍ ስልኮች በካሜራው የሚገዳደረው የለም ብዬ የማስበው አይፎን አስራ ሰባት ነው። በሳምሰንግ ደረጃ አሪፍ እየመጡ ያሉ ቢሆንም ግን አንድሮይድ ስልኮች እንደ ሳምሰንግ እንደ ኢንፊኒክስ ያሉት በካሜራ ደረጃ በጣም ደካማ እና ለመቅረጽ ምቹ አይደለም። ያው የስልክ ካሜራ አሪፍ ቢሆንም ነገር ግን ለመቅረጽ ምቹ ስላልሆነ ይሄ የአንድሮይድ ስልኮች እንደ ሳምሰንግ እና ኢንፊኒክስ አይነቶቹ በጣም ደባሪ ነው የሚያደርገው። የምስሉን ጥራት በዚህ ምክንያት አይፎን ስልክ ያለው ሰው በጣም ለመቅረጽ እያንዳንዱን ነገር ለመላክ ያው በጣም እድለኛ ነው። ነገር ግን አይፎን የያዘው ሰው በካሜራ ታድሎ በባትሪ አልታደለም። ባትሪው እንደ ሳምሰንግ አይቆይም ሊቆይም አይችልም። ምክንያቱም የሠሩት ሰዎች ይህንን ስላስተካከሉት ወደፊት ባትሪውን ካስተካከሉት ባትሪው ከካሜራው ጋር ተደምሮ የተለየ ነገር እንደሚሰጥ ተስፋ አደርጋለሁ። ግን የሳምሰንግ ካሜራ በጣም የተዳከመ ነው። ካሜራ የስልክ ካሜራ መጠቀም ምቹና ዘመናዊነትን ያሳያል በዚህን ሰዓት ብዬ አስባለሁ። ካሜራው ጥራት ካለው ማለት ነው። ካሜራው ጥራት ከሌለው ግን የግድ ከሆነ ትክክለኛውን የዲጂታል ካሜራ መጠቀም አስፈላጊ ነው። በወሳኝ ሰዓት ብዬ አስባለሁ። ነገር ግን እስቲ ነገሮችን ዞር ዞር ብሎ ማየት ተገቢ ነው ብዬ አስባለሁ። የእያንዳንዱን ነገር ለመላክ ሊሆን ይችላል። ለመልቀቅ ሊሆን ይችላል የተለያየ ነገሮችን ለማድረግ ወሳኝ ነው ብዬ አስባለሁ። ያው የስልክ ካሜራ መጠቀም አስፈላጊ ነው። በዚ ሰዓት እኔም

አብዛኛውን ጊዜ ከስራ ከተመለስኩ በኋላ ማታ የምሰራው ነገር በመጀመሪያ ገላዬን መታጠብ ነው። በጣም ብዙ ሰዎችን በስራ መሃል ስለማገኝ ብዙ ነገሮችን ስለምነካ። ያው የድካም ስሜቱንም ቆሻሻውንም አንድ ላይ ለማስወገድ ከስራ እንደተመለስኩ። ሞቅ ባለ ውሃ ሻወር እወስዳለሁ ከዛ ልብሶቼን ቀያይሬ ወደ ቀጣዩ አልፋለሁ ማለት ነው። ቡና አፈላለሁ ቡና እጠጣለሁ። ከዛ ቡና ካፈለው በኋላ ወደ ስልኬን ወደ መጠቀም የተለያዩ ሶሻል ሚዲያዎችን ማህበራዊ ሚዲያዎችን ወደ መጠቀም ነው የምገባው። ማህበራዊ ሚዲያ ላይ ምን አዲስ ነገር አለ አለም እንዴት አለች? የሚለውን ነገር ከስራ በኋላ እመለከታለሁ። ከዛ ከጓደኞቼ ጋር የምገናኝ ከሆነ። ከዛ ወጥቼ እራት አብሬያቸው እበላለሁ ከዛ ወደ ቤት ተመልሼ ጸሎት አድርጌ ወደ ነገ ምን መስራት እንዳለብኝ አቅድ አውጥቼ መተኛት ነው። አብዛኛውን ጊዜ የማደርገው እንደዛ ነው። ከስራ እንደመጣው በኋላ ገላዬን መታጠብ በጣም ልምድና የምወደው የምፈልገው ነገር ነው። ምክንያቱም። የምናገኛቸው ሰዎች ጋር በጣም ብዙ አይነት ቆሻሻ ሊኖር ይችላል። በጣም ብዙ ላብ ሊሆን ይችላል። በጣም ብዙ የድካም ስሜት ሊኖር ይችላል እሱን ደግሞ የምናስወግደው ቀለል ባለ ለብ ባለ ውሃ በመታጠብ ነው። አብዛኛውን ጊዜ ከስራ መጥቶ ለምንድነው ገላቸውን የሚታጠቡት ብዬ አስብ ነበር። ምክንያቱም እኔ ስታጠብ በጣም ነው ቀለል ያለልኝ የስራ ጭንቀት ጫናውን ለመቀነስ በጣም ይረዳል። ከዛ በኋላ ቡና ጠጥተን ወደ ቀጣዩ ሰራ ማለፍ ማለት ነው። ምን ምን መስራት አለብኝ ነገ የሚለውን ማሰብ እንዴት አድርጌ ስራዬ ላይ ውጤታማ ልሁን እንዴት አድርጌ በህይወቴ ላይ ውጤት ታማል ልሁን የሚለውን ማሰብ መረዳት ያስፈልጋል ማለት ነው። ይሄንን የምናስበው የምንረዳው ደግሞ የመጀመሪያው ያለብንን ጫና። ለብ ባለ ሻወር ካስወገድን በኋላ እና ቡና ከጠጣን በኋላ ነው የምናሳልፈው ማለት ነው። ከዛ ማህበራዊ ሚዲያችንን እየተጠቀምን መዝናናት። ለምን ምክንያቱም ነው ያው እረፍት ጊዜያችን ስለሆነ ስራችንን ጨርሰን ወደ ቤት ስለገባን። ምንም የሚያግደን ነገር የሚከለክለን ነገር ስለሌለን። ያው ማህበራዊ ሚዲያችንን መጠቀም ከዛ እራት መብላት ከጓደኞቼ ጋር ወጥቼ እራቴን እበላለሁ። ከዛ መጥቼ ለፈጣሪዬ ጸሎት አድርሼ መተኛት ነው። አብዛኛውን ጊዜ ስተኛ እንደዛ ነው የማደርገው። ብዙም አምሽቼ አልተኛም ብዙም ደግሞ በጊዜም አልተኛም አምሽቶ መተኛትን አልፈልግም። ምክንያቱም ቀን ስራ ላይ በጣም ብዙ ጫና ስለሚያመጣብኝ። በጊዜ ተኝቼ በጊዜ ባይባልም የሚበቃኝን ያህል ተኝቼ። በጧት ተነስቼ ወደ ስራ መሄድን ነው ልምድ ያረኩት አብዛኛውን ጊዜ ማለት ነው። ግን እንደመጣው ማታ የማደርገው ያው ለብ ባለ ውሃ ሻወር መታጠብ ከዛም። ልብስን ቀያይሮ ቡና መጠጣት ነው ቡና በጣም ነው የሚያነቃቃው። በውስጥ ያለውን ድካም ይሰብራል ከዛ በኋላ ለአዲስ ሀይል ለአዲስ ስራ እንድንነሳሳ ያደርጋል ድካምን ከውስጣችን ፈልቅቆ ያወጣል። ከዛ በኋላ ጥንካሬን ይሰጠናል በጣም ነው ቡና ጥንካሬን እና የማስተዋል አቅማችንን የሚጨምረው። ይሄ በእኔ ሰርቷል ቡና በጣም ነው የሚረዳው። በተለይ ከስራ መልስ ማታ ለመበርታት የደከመውን ሰውነታችንን ለማበርታት ቡና አሪፍ ነው። ከቡና ጋር ደግሞ ማባያ እንዲሆነን የተለያዩ ነገሮችን መጠቀም እንችላለን። የተለያዩ ቆሎዎችን የተለያዩ ዳቦዎችን ኩኪሶችን መጠቀም እንችላለን ከቡና ጋር አብሮ እንዲያጣጣን ማለት ነው። እኔ ግን የምመርጠው ኩኪስ ነው። ከቡናዬ ጋር አብሮ እንዲያጣጣኝ ማታ ከስራ መልስ መጥቼ ከቡና ጋር አብሮ እንዲያጣጣኝ የምፈልገው። ኩኪስ ነው ኩኪስ በጣም ነው የምወደው። እና በጣም ብዙ ጊዜ ስራ ስሰራ። የሚቸግረኝን ቀን የተጣላሁትን ነገር እሱን መርሳት እፈልጋለሁ። ለምሳሌ በስራ መሃል ጓደኞቼን ተናግሬያቸው አስቀይሜያቸው ከሆነ። ማታ መጥቼ ያንን ነገር አስቤ ጥሩ እንዳልሆነ አውቄ በስራ መሃል የፈጸምኩት በጭንቀት መሃል የፈጸምኩት ነገር እንደሆነ ተረድቼ ደውዬ በዛ ማታም ከስራ መልስ ደውዬ ይቅርታ እጠይቃለሁ። ያልተሰሩ ስራዎች ካሉ ነገ እንዲሰራ መስራት እንዳለብኝ ማስታወሻዬ ላይ እጽፋለሁ። ለነገ ስራ እቅዴን አወጣለሁ። ያው ከፈጣሪ ጋር ደግሞ በሰፊ የምገናኝበት ሰዓት ስለሆነ የምጸልይበት ችግሮቼን ለፈጣሪ የማደርስበት ሰዓት ነው ማለት ነው። ከስራ መልስ ያው ከስራ መልስ በጣም የምወደው የሚመቸኝ ሰዓት ነው። አብዛኛውን ጊዜ ማህበራዊ ሚዲያ ላይ ጊዜ ስለማጠፋ ከስራ መልስ ያው እሱን ሰዓት ደግሞ በጣም ነው የሚመቸኝ። ለመዝናናት ይሆናል። የተለያዩ ቀልዶችን የተለያዩ ዘመዶቼን ለማየት ናፍቆቴን ለመወጣት ለጓደኞቼ መልእክት ለማስተላለፍ ይረዳኛል። ይህንን

አዎ በጣም ነው የማደርገው የቪዲዮ ጥሪዎችን ማድረግ በጣም ነው ምፈልገው ሚመቸኝም ከስልክ ጥሪ እና ከመልእክት ጥሪ ይልቅ የቪዲዮ በጣም ነው ሚመቸኝ የቪዲዮ መልእክት ማለት ነው። ለምን ከተባለ የቪዲዮ መልእክት የዛን ሰው ምን አይነት ስሜት እያሳየ እንደሆነ ምን አይነት ስነ ምግባር እንዳለው በቪዲዮ በቀጥታ የት ቦታ እንዳለ ለማወቅ ስለሚመች በዛ ምክንያት እኔ ምፈልገው። ከመልእክት ጥሪ የቪዲዮ ጥሪ አሪፍ ነው እሱ ነው ሚመቸኝ አብዛኛውን ጊዜ የማደርገው እሱ ነው። በተለይ ዙም በተባለው መተግበሪያ ላይ የቪዲዮ ጥሪ ወይም የቪዲዮ ስብሰባ በማድረግ በጣም ነው ሚመቸኝ። ለምን ህይወትን ያቀላል አብዛኛውን ጊዜ ምን ላይ እንዳለ የማሳየው ነገር ካለ ሁሉን ነገር በቀላሉ ለመግለጽ ይመቸኛል እሱ ስለሚቀል የማደርገው የቪዲዮ ጥሪ ነው። ከቪዲዮ ጥሪ በተጨማሪም የምስል ጥሪ በጣም ነው ሚመቸኝ። ለምሳሌ ቴሌግራም ላይ እንዳለው መላላክ ሊሆን ይችላል። እሱ አሪፍ ነው ምክንያቱም ያው ለመግለጽ ከምስል ለማስተላለፍ በቀላሉ ስለሚመች የምስል ጥሪ አሪፍ ነው። ከቪዲዮ ጥሪ በኋላ ማለት ነው። የኤስኤምኤስ ወይም የመልእክት ጥሪ እሱም አሪፍ ሳይሆን እሱ አሪፍ አይደለም ምክንያቱም ሀሳባችንን ስሜታችንን መግለጽ አንችልም በጽሁፍ ማለት ነው። ስሜታችንን እና ሀሳባችንን በተገቢው ሁኔታ ለመግለጽ የሚመቸን የቪዲዮ ጥሪ ነው። እና የቪዲዮ ጥሪ አሪፍ ነው እሱን ነው። አብዛኛውን ጊዜ የምጠቀመው የማደርገውም ማለት ነው የቪዲዮ ጥሪ በጣም ምቹ ነው። ግን ችግሩ አብዛኛውን ሰው አይጠቀሙም የቪዲዮ ጥሪ ለምን ከተባለ አብዛኛውን ሰው አይን አፋር ነው። የተለያየ ችግር ሊኖርችበ ይኖርበታል የስማርት ስልክ ስለማይዝ በዛም ምክንያት የቪዲዮ ጥሪ ለማድረግ ይከብዳል አዳጋች ነው። ሁሉም ሰው የስልክ ጥሪ ነው የሚያደርጉት የመስመር ላይ ጥሪ ነው እንጂ የቪዲዮ ጥሪ አብዛኛውን ሰው አያደርግም። ይህም የስማርት ፎን እጥረት ስለሆነ የስማርት ስልክ እጥረት ስለሆነ በዛ ምክንያት። ለማድረግ አደጋች ነው ነገር ግን አብዛኛውን ሰው ሲኖረው ወደፊት የሚስተካከል ነገር ይመስለኛል። የቪዲዮ ጥሪ እየዘመነ የሚመጣ ይመስለኛል። ሁለተኛው ደግሞ እንደ አዳጋች ነው ብዬ የማስበው የመተግበሪያዎች ማነስ ይመስለኛል። ለምሳሌ በቴሌግራም በዋትሳፕ ካልሆነ በስተቀር ቀጥታ ለማድረግ የቪዲዮ ጥሪ በጣም አስቸጋሪ ነው ሚሆነው። በዛም ምክንያት ለማድረግ አስቸጋሪ ስለሆነ የምስል ጥሪ የቪዲዮ ጥሪ ማለት ነው አስቸጋሪ ስለሆነ። ያው በዛ ምክንያት አዳጋች ነው ሚሆነው ለመግባባት በስልክ ጥሪ ማለት ነው። በሶስተኛ ደረጃ ላይ ደግሞ የኔትወርክ ጥረት ነው የሚሆነው። እኔ ባለውበት አካባቢ ያለው የኔትወርክ ጥረት የቪዲዮ ጥሪዎችን በጥራት እና በተገቢ ሰዓት ለማድረግ አዳጋች ነው ሚሆነው በዛም ምክንያት። የቪዲዮ ጥሪ አብዛኛዋን እኔ ባለውበት አልተለመደም ነገር ግን የቪዲዮ ጥሪ ማድረግ ከሌሎች ጥሪዎች የተሻለ ለኔ ጠቃሚና ተወዳጅ ያደርገዋል ምክንያቱም ሀሳቤን መግለጽ ስለምችል። ስሜቴን መግለጽ ስለምችል ሀሳቤን ስሜቴን የተለያዩ ነገሮችን ማሳየት ስለምችል ምን እየተሰማኝ እንደሆነ ምን እየሰራሁ እንደሆነ እያንዳንዱን ነገር ለሚፈልገው ለማሳየት ለምፈልገው ሰው ማሳየት ስለምችል። እና ከኤስኤምኤስ ጥሪ የተሻለ የቪዲዮ ጥሪ በጣም ነው ሚመቸኝ ምወደው። በዙም ላይ የሚደረጉ የቪዲዮ ጥሪ በዋትሳፕ ላይ የሚደረጉ በቴሌግራም ላይ የሚደረጉ የቪዲዮ ጥሪዎችም እነሱም አሪፍ ነው የደህንነት ችግር አብዛኛውን ጊዜ ይነሳባቸዋል እንጂ አሪፍ ናቸው። የደህንነት ችግር ሲባል በሌላ ሰው አካውንት ተጠልፎ ሊሆን ይችላል የአካውንት መጠለፍ ችግር ሊሆን ይችላል የሳይበር ሴኩሪቲ ችግር ሊሆን ይችላል። በዛ ምክንያት ያው በዋትሳፕ እና ቴሌግራም የሚደረጉ ጥሪዎች በጣም አስቸጋሪና ከባድ ያደርጋቸዋል በዛ ምክንያት ማለት ነው። ስለዚህ የቪዲዮ ጥሪ ወደፊት እየተሻሻለ በመጣ ቁጥር ያው ጠቃሚ እና ተፈላጊ ይሆናል ብዬ አስባለሁ። እኔ ግን። ኤስኤምኤስ ጥሪ ይልቅ የቪዲዮ ጥሪ ማድረግ ይመቸኛል አብዛኛውን ጊዜ የምጠቀመው እኔ ባለሁበት አካባቢ ምጠቀመው እሱን ነው የምስል ጥሪ የቪዲዮ ጥሪ በጣም ነው የሚመቸኝ የማደርገውም እሱን ነው ማለት ነው። ምን ምን ታደርጋለህ ብለህ ከጠየቅክኝ እኔ አብዛኛውን ጊዜ የቪዲዮ ጥሪ የማደርገው ከቤተሰቦቼ ጋር ነው። የቤተሰቦች ምን እንደሆኑ ለማየት ፊትለፊታቸውን እያየሁ ምን ሰውነታቸው ላይ ለውጥ አለ የሚለውን ለማየት ለመገምገም ለመረዳት ይረዳኛል። በዛ ምክንያት ያው ሁሉን ነገር ለማየት ሰላምታ ለመለዋወጥ ያው ለመነፋፈቅም እንደ ሰው ቶሎ ለማየት ፊቱ ላይ ምን አይነት ስሜት እንዳለ ለመረዳት ይረዳኛል በዛ ምክንያት። የቪዲዮ ጥሪን በጣም አብዛኛውን ጊዜ የማደርገው ከቤተሰቦቼ ጋር።

አዎ በደንብ ነው የምጠቀመው ስማርት ስልክ በጣም ነው የምጠቀመው። ምክንያቱም ያው ከትንሽዬዋ ስልክ ስማርት ስልክ ካልሆኑት ስልኮች በጣም ቀላል ምቹና የተለያዩ ነገሮችን ለመጣ ለማድረግ ለመጠቀም ምቹ ስለሆነ ስማርት ስልክ ነው የምጠቀመው ይሄንንም ሪከርድ የማደርገው ላንተ በስማርተ ስልክ ነው። ለምን? በትለይኝ አብዛኛውን ነገር በስማርት ስልኮች ላይ ነው ያሉት የካሜራ ጥራት ሊሆን ይችላል የቪዲዮ ጥራት ሊሆን ይችላል የተለያዩ ድምፆችን ሪከርድ ለማድረግ ምስሎችን ለመቅረጽ የተለያዩ ነገሮችን ለማድረግ ስማርት ስልክ ነው በአሁን ሰዓት አስፈላጊ ጠቃሚም የሚበዛው ስምርት ስልክ ነው። ለምንድነው? ያኛው ስልክ ከአገልግሎት ልጆች የሆነው ከተባለ ደግሞ ያኛው ስልክ ምንም አይነት ጥቅም የለውም አገልግሎት ቢኖረውም ግን። ምስሎችን ለመላላክ የተለያዩ ነገሮችን ለማድረግ አገልግሎት የለውም ስለዚህ። በዛ ምክንያት ነው ስማርት ስልክ ተወዳጅ እና ተፈላጊ ሆኖ እኔም ከልጅነቴ ጀምሮ ከመጀመሪያም ጀምሮ ስማርት ስልክ ነው የምጠቀመው። የተለያዩ ስማርት ከስማርት ስልኮች ተያይዞ ላፕቶፖች ሊነሱ ይችላሉ ነገር ግን። በዚህን ሰዓት ለመንቀሳቀስ ይዞ ለመሽከርከር የተለያዩ ነገሮችን ለማድረግ ስማርት ስልክ አሪፍ ነው። የተለያዩ አፕሊኬሽኖችን የተለያዩ የኤአይ ሞዴሎችን አርቲፊሻል ኢንተለጀንስ ሞዴሎችን ለመጠቀም ምቹ ስማርት ስልክ ነው። የተለያዩ ነገሮችን ለማድረግ ከዛኛው ስልክ አንፃር ከትንሽዬዋ ስልክ አንፃር ስማርት ስልክ ካልሆኑት ስልኮች አንፃር። ይሄኛው ምቹ ስለሆነ አሪፍ ነው ይሄ ለምሳሌ ካሜራ አለው የፊት ካሜራ አለው የጀርባ ካሜራ አለው። ማይኩ ጥራት ያለው ነው። ቪዲዮ ካሜራው ጥራት ያለው ነው የተለያዩ ነገሮችን በቀላሉ መላላኪ ይቻላል። ከብሉቱዝ ሌላ የተለያዩ የመላላኪያ አፕሊኬሽኖች አሉት በዛ ምክንያት ስማርት ስልኮች ተመራጭና ተፈላጊ ያደርጋቸዋል በዚህን ሰዓት። የስማርት ስልክ መያዝ ችግሩ አንደኛ የደህንነት ስጋት ሲሆን ሁለተኛ ደግሞ የዋጋ ጉዳይ ነው። ዋጋው ከቀን ወደ ቀን የስማርት ስልክ ዋጋ በጣም እየጨመረ እና ተፎካካሪ እየሆነ ስለመጣ። አስቸጋሪ ነው ለመጠቀም አዳጋሽ ነው የሚሆነው በቀላሉ ገዝቶ ለመጠቀም። አስቸጋሪም ያው በዛ ምክንያት። የስማርት ስልክ ቶሎ ለማግኘት በጣም አስቸጋሪ ነው የሚሆነው። በሶስተኛው ደረጃ የስማርት ስልክ ችግር የባትሪ ችግር ነው። በእያንዳንዱ ስልክ ቢለያይም እያንዳንዱ ስልክ ቢለያይም የአይፎን እና የሳምሰንግ ለምሳሌ። ቻርጀር በጣም ቆይታቸው በጣም ትንሽ ስለሆነ የአይፎን ስልክ አስቸጋሪ ነው የመያዝ። ሳምሰንግ ግን በጣም ስለሚቆይ አሪፍና ተመራጭ ያደርገዋል በዚህም። የተለያዩ አንድሮይድ ስልኮች እና የ አይፎን ስልኮች ላይ ፋይሎችን በቀላሉ ለመላላክ ደግሞ አስቸጋሪ ነው የሚያደርገው። እሱ እሱ በጣም ከባድ ነው የሚያደርገው ሳምሰንግ። የስልክ አንድሮይድ ስልክ እና የአይፎን ስልክ በዛ ምክንያት። ስማርት ፎን በጣም ችግር ያመጣል። ብዬ አስባለሁ በሌላ ደግሞ ሶሻል ሚዲያ ነው ማህበራዊ ሚዲያ ላይ። ለመንቀሳቀስ የተለያዩ ነገሮችን ለማድረግ። በዚህ በስማርት ስልክ በጣም ወሳኝ እና አሪፍ ነገር ነው ብዬ አስባለሁ ምቹ ስለሆነ የስክሪኑ ስፋት ስላለው። የተለያየ ማህበራዊ ሚዲያዎችን። ለማግኘት ወይ ለመጠቀም ምቹ የሚሆነው ስማርት ስልክ ነው። ከትንሽዬ ወይም ስማርት ስልክ ካልሆነችው ስልክ አንፃር ሲታይ ማለት ነው። በዛ ምክንያት ተወዳጅ ተመራጭ ያደርገዋል የስማርት ስልክን። የማበረካ አንድ በላይ ብዙ አፕሊኬሽኖችን መያዝ ይችላል መተግበሪያዎችን መያዝ ይችላል። ለምሳሌ እንደ ቴሌግራም እንደ ዋትሳፕ አይነት መተግበሪያዎችን መያዝ መጠቀም ይቻላል። በአንድ በላይ የተለያዩ ጌም ጨዋታዎችን መጫወት ይቻላል እዚህ ስማርት ስልክ ላይ። በዚህን ሰዓት አብዛኛውን ሰው በማህበራዊ ሚዲያ የሚለቃቸውን ነገሮች ማየት ላይክ መስጠት የተለያዩ ነገሮች የሚደረገው በስማርት ስልክ ነው። ስማርት ያልሆኑት ስልኮች። እኔ ይሄንን ለማድረግ አስቸጋሪና አዳጋች ነው የሚሆንባቸው። ምክንያቱም እንደዚህ እንዲያደርጉ የተገጠመላቸው ቴክኖሎጂ ስለሌለ በዛም ምክንያት አዳጋችና አስቸጋሪም ነው የሚሆነው። እኔም የምጠቀመው ስልክ ሳምሰንግ ይሄ ኤ አስራ አምስት ይባላል በዛ ነው የምጠቀመው ማህበራዊ ሚዲያም የምጠቀመው። ስማርት ፎን ነው ብዬ አስባለሁ። አሁን ዘመኑ ካፈራቸው አሪፍ ስልኮች መካከል ስማርት ስልኮች መካከል ያው ሳምሰንግ ኤ አስራ አምስት ነው ብዬ አስባለሁ። አሪፍ ነው ስማርት ስልክ መጠቀም ያው ተመራጭና ተወዳጅ ያደርገዋል በእኔ ዘንድ ማለት ነው። ስማርት ስልክ። የመጨረሻው የመጨረሻው የወጣው በአይፎን አስራ ሰባት ነው። እሱም የመጨረሻው የተራቀቀ ቴክኖሎጂ የተገተመለት ነው። ምርጥ ነው ካሉት ስልኮች አንፃር እስካሁን ካየኋቸው ከተመለከትኳቸው ስልኮች አንፃር ሳምሰን አይፎን አስራ ሰባት አሪፍ ስልክ ነው የተለያየ የካሜራ ቴክኖሎጂ ይዟል። የተለያዩ አዳዲስ ፊውቸሮችን ይዟል በዛም ምክንያት አሪፍ ሆኖ አግኝቼዋለሁ። ያው ወዳጅ ነው ለኔ ለማለት

ብዙ አይነት መጠጦሽ በምድራችን ላይ ያሉ እኔ ግን የሚመቸኝና የምወደው የኔ ተቀዳሚ ምርጫ የሆነው ውሃ ነው። ውሃ እንግዲህ በጣም ብዙ ጥቅም ይታያሉ ለሰውነታችን ለአካላችን ለእያንዳንዱ ነገር ውሃ ነው። እኔ ውሃም በጣም ነው የምወደው በቀን ውስጥ እስከ አራት እና አምስት ሊትር በዛ ከተባለ እስከ ስድስት ሊትር ውሃ እጠቀማለሁ። ውሃ ፈሳሽ በውስጣችን የሚይዘው ፈሳሽ በጣም ትልቅ ስለሆነ ተመራጭ ነው። ለኔ ውሃም በጣም ነው የምጠጣው ለኔ አሪፍ የምለው የምወደው መጠጥ ውሃ ነው። አብዛኛውን ጊዜ ውሃ ነው ምጠጣው አልኮል ነገሮችን አይመቸኝም ጠጥቼም አላውቅም ወደፊትም የምጠጣ አይመስለኝም። ግን ውሃ ለኔ ተመራጭና ተወዳጅ ነው። ከውሃ በተጨማሪ ደግሞ የምወደው ሌላ ነገር ኮካ ነው። ኮካ በጣም ነው የምወደው ከውሃ በተጨማሪ ለምን ከተባለ አነቃቂ ነገር ስላለው። በደከመኝ ሰዓት ከሰራ መልስ ኮካ የመጠጣት ልምድ አለኝ ያው ጣፋጭነት ቢኖረውም። ከውሃ ጋር ደበለቄ የመጠጣት ልምድ አለኝ ከውሃ ጋር አብዛኛውን ጊዜ ተደባልቆ ሲጠጣ ጣፋጭነቱ በትንሹም ቢሆን ስለሚቀንስ። ኮካ የመጠጣት ልምድ አለኝ ውሃ ግን ወደር የሌለው አለማችን ላይ ተፈላጊ ነገር ነው። ሰው ያለ ውሃ መኖር አይችልም ማንኛውም ሰው ሊሆን ይችላል እንስሳት ህይወት ያለው ነገር። ያለ ውሃ መቆየት አንዲት ሰከንድ መቆየት አይችልም። ውሃ ያስፈልገዋል እያንዳንዱ ነገር። ከምንበላው ከምንተነፈሰው በተጨማሪ ውሃ ያስፈልገናል ለመኖር። ምድር ላይ ለመኖር ከሚያስፈልገን ነገር አንዱ ውሃ ነው። ውሃ መሰረታዊ ፍላጎቶች አንዱ ነው ብዬ አስባለሁ ለሰው ልጅ ማለት ነው። ምግብና መጠጥ ስለሆነ መሰረታዊ ፍላጎት ያው ውሃ አሪፍ ነው። ምግብ ለማብሰል ሊሆን ይችላል የተለያዩ ነገሮችን ለመስራት ውሃ። አስፈላጊ ነው ለእያንዳንዱ ለምንሰራው ነገር። አስፈላጊ ነው ውሃ መጠቀም ለምንጠጣው ሊሆን ይችላል ለተለያየ ነገር ውሃን እንጠቀማለን። ውሃ ለሰው ልጅ ባለውለታና አስፈላጊ ነው የመኖር ህልውና የሚመሰርተው ውሃ በመጠጣቱና ባለመጠጣቱ። ነው ውሃ ሰው ሳይጠጣ መኖር አይችልም። የሰውነት አካላቱ መስራት አይችልም ኩላሊቱ መስራት አይችልም ሰውነቱ ቆሻሻ ማስወገድ አይችልም ያለ ውሃ። ግን በዛ በተጨማሪም ጉዳቶች አሉት ለምሳሌ። ከመጠጥ በተጨማሪ ለተለያዩ ጉዳቶች ያደርጋል አንድ ውሃው የተበረዘ ከሆነ። ጥራት የሌለው ንጽህና የሌለው ከሆነ ጉዳት ያመጣል። ይህንን ለመከላከል የተለያዩ መድሃኒቶችን የውሃ ማከሚያዎችን መጠቀም ነው። በአጠገባችን የውሃ ማከሚያ መድሃኒት ከሌለ ደግሞ ልናደርግ የሚችለው አንደኛ ውሃውን በጥንቃቄ መቅዳት ነው ከዛ በኋላ ማፍላት ነው። ውሃው ፈልቶ ከተንተከተከ በኋላ ውስጡ ያሉ የተለያዩ ኬሚካሎችን እና ባክቴሪያዎች ይሞታሉ። በዛ ምክንያት ከዛ በኋላ የመጠጣት እንችላለን አቀዝቅዘን ማለት ነው። አቀዝቅዛን መጠጣት መጠቀም እንችላለን ከነጹ ውሃ ጋር ሊስተካከልልን ይችላል ማለት ነው። ይሄን የምናደርገው ምንድነው? የተመረዘ ውሃ ወይ የተበረዘ የቆሸሸ ውሃን ስናገኝ አፍልተን ውስጥ ያለውን ባክቴሪያ በሽታ አምጪ ባክቴሪያዎችን ከገደልን በኋላ እንደዛ አድርገን መጠቀም እንችላለን። ያው ውሃ በጣም ተመራጩና አስፈላጊው መጠጥ ነው። በምድራችን ላይ ካሉት ነገሮች ሁሉ ከምግብ ከተለያየ ነገር አስፈላጊ ነው ብዬ አስባለሁ። ከምግብ በላይ እንዴት አስፈላጊ ሆነ ከተባለ ውሃ። ምግብን ለመስራት ሊሆን ይችላል ምግብ እንዲደርስ ሊሆን ይችላል ከተዘራ ቡኋላ ለምሳሌ። ውሃ መጠጣት አለበት። ተክሉ የተለያዩ ነገሮችን በውሃ ነው የምንሰራው የምናጥበው። ሰውነታችን ራሱ የሚታጠበው በውሃ ነው። በዛም ምክንያት የምወደው መጠጥ ለኔ አንደኛ ላይ ነው ብዬ የማስቀምጠው። ውሃን ነው። በሁለተኛ ደረጃ ኮካ ብያለሁ። ኮካ በጣም በደበረኝ በደከመኝ ሰዓት ላይ የተለያየ አቅም ይሰጠኛል በውስጡ በጣም ብዙ የሆነ ስኳር መጠን ስላለው ስኳር ደሞ። ግሉኮስ የተባለውን ንጥረ ነገር በውስጣችን ስለሚያመርት ስለሚሰጠን የመነቃቃት እና ለጥናት ሊሆን ይችላል ለስራ ሊሆን ይችላል ለተለያየ ነገር ከቡና እኩል የማነቃቃት አቅም ስላለው ያው። ኮካን እጠቀማለሁ ከውሃ በተጨማሪ ማለት ነው። ውሃ ግን ወደር የሌለው የማይገኝ ከየትኛውም ነገር በላይ የሆነ አስፈላጊው ነገር ነው። በህይወታችን ውስጥ ውሃ ማለት ነው። ያው ኮካም እንደዛ ሆኖ ማለት ነው ኮካ በደከመን ሰዓት ነው የምንጠቀመው። ውሃ ግን በየትኛው በላንም ምንጠቀመው ውሃ ነው። የምንጠጣው ውሃ ነው። የተለያዩ ነገሮችን የምንሰራው ምግብም የምንሰራው በውሃ ነው። በዛ ምክንያት የኔ ተመራጩና ለሰው ልጅ አስፈላጊ ብዬ የማስበው ውሃ ነው። ውሃ እንግዲህ የውሃ አቅርቦት በተለያየ አካባቢ ላይኖር ይችላል። ያው እሱም የሚሆነው በደረቃማ ፀሀይ በሚኖርባቸው አካባቢዎች ነው። እና ደግሞ በውቅያኖስ በሚኖሩባቸው አካባቢዎች የውሃ እጥረት በጣም አስቸጋሪ ነው የሚሆነው። በዛ ምክንያት እንግዲህ

እኔ በህይወቴ የምወደውና ለኔ ቁጥር አንድ የቀለም መርጫ የሆነ የምወደው ቀለም ጥቁር ነው። በአብዛኛው ሰው ዘንድ ጥቁር የብርሃን አልባነት ወይም የባዶነት ምልክት ተደርጎ ይወስዳል። ነገር ግን በጥልቀት ስንመረምረው ጥቁር የሁሉም ቀለማት መጀመሪያና መጨረሻ የጥልቀትና የግርማ ሞገስ መገለጫ ነው። ጥቁር ዝምተኛ ቢሆንም ብዙ ይናገራል ብዙ ባዶ ቢመስልም ሁሉንም ቀለማት በውስጡ ይዟል። ዛሬ በዚህ ቀለም ዙሪያ ያሉት ሳይንሳዊ ሀሳቦች በጣም ልዩ ልዩ ነው። ምንድነው? በሳይንሱ አለም ጥቁር ቀለም የሚፈጠረው አንድ አካል ሁሉንም የብርሃን ጨረሮች ወጦ ሲያስቀርና ምንም አይነት ብርሃን ወደ አይናችን ሳይመልስ ሲቀር ነው። ይህ ማለት ደግሞ ጥቁር ስግብግብ ሳይሆን ሁሉንም አቃፊ ነው። ማለት እንችላለን ማለት ነው። በሳይንሱ አንፃር። በጠፈር ጥናት ውስጥ ጥቁር ቀዳዳ ወይን ብላክ ወል የምንለው ነገር እጅግ ከፍተኛ የሆነ ስበት ስላለው ብርሃን እንኳን አምልጦት መውጣት አይችልም። ብርሃን ምንም አይነት ብርሃን ወደዛ ብንጀምርበት አልፎ መውጣት አይችልም። ይህ የሚያሳየው ጥቁር ቀለም ከሀይል ከጥልቀትና ከጥብቅ ጉጉርነትጋ ያለው ነው። በምድር ላይ ደግሞ በአንተ ብላክ የተባለው ነጥብ ነገር በዘጠና ዘጠኝ ነጥብ ዘጠኝ ስድስት የሚለውን የብርሃን በመምጠጥ በአለማችን ላይ ጥቁር የተባለው ደረጃን እንደሚይዝ አውቃለሁ። ጥቁር አቃፊ ነው ሁሉን ነገር አቃፊ ነው ያው የሚወድ ነው የሚፈልግ ነው በዛ ምክንያት ከእኔ ጋር የስሜት ግንኙነት አለው። ስለሆነ በኋላ ረገት ደግሞ ጥቁር ቀለም የተለያየ ስሜቶችን ይቀንሳል። የመጀመሪያው ምንድነው? የስልጣንና ግርማ ሞገስ ነው። ጥቁር ቀለም የባለስልጣንነት ምልክት ነው። የንግስና ምልክት ነው ለዚህም ነው መሪዎች ዳኞች ባለሙያዎች የተለያዩ ነገሮች ጥቁር ልብስን የሚመርጡት። ጥቁር ልብስ በራስ መተማናንና ቁጥጥርን ያሳያል። ውበትና ፋሽንን ደግሞ በፋሽን አለም አብዛኛውን ጊዜ ያውም በፋሽን አለም ውስጥ ጥቁር ቀለም የማይጠፍዘላለማዊ ቀለም ነው። ቀላል ነው ነገር ግን እጅግ ማራኪ ዘመናዊ እና ውብ ነው። ደግሞ ሚስጥራዊነት ነው ጥቁር ቀለም ያልታወቁና ያልተገለጡ ነገሮች ምልክት ነው። ሰዎች የመሳብና ምን ይሁን ብሎ የማስገመት ሀይል አለው ማለት ነው። በኢትዮጵያ ማንነታችን ውስጥ ጥቁር ትልቅ ትርጉም አለው። እኛ ጥቁር ሰዎች ነን። ጥቁር ህዝቦች ነን ከዚህ ጋር ጥቁርነት የጥንካሬ የጽናት የነጻነት የአልሸነፍ ምልክት ነው ተምሳሌት ነው ጥቁር አፈር ለምንነታችንን ጥቁር አንበሳ ጀግንነታችንን ይገልጻል። በዛ ምክንያት ጥቁር ቀለምን በጣም ነው የምወደው ማለት ነው። ምንም እንኳን በአንዳንድ ባህሎች ጥቁር ከሀዘን ጋር ቢገናኝም በሌላው በኩል ደግሞ ጥቁር ማለት እረፍት ማለት ነው። ሰላም ማለት ነው። ሌሊቱ ጥቁር ባይሆኖሮ አይናችን እረፍት አያገኝም ነበር። ኮከቦች ደምቆ አይታዩም ነበር። ስለዚህ ጥቁር ለሌሎች ደማቅ ነገሮች መታያ መድረክ ነው በዛም ምክንያት እኔ በጣም የምወደው ለኔ አንደኛ ብዬ የማስቀምጠው ጥቁር ቀለም ነው። ለማጠቃለል ያህል እንግዲህ ጥቁር ቀለም የጨለማ ብቻ ሳይሆን የጥልቀት የጥንካሬ በጨለማ ውስጥ ጥሩን ነገር የምናይበት ለምሳሌ በጨለማ ውስጥ ጨረቃን የምናይበት በጨለማ ውስጥ ኮከባትን የሚያምሩ ኮከባትን የምናይበት የምንደምቅበት የንግስና የባህላችን የከለራችን ሞገስ ነው እሱ ነው። የጥንካሬና የግርማ ሞገስ መገለጫችን ነው። በህይወት ውስጥ ሚዛንን ለመጠበቅ ጥቁር ቀለሜ የግድ ያስፈልገናል። ጥላ ከሌለን ብርሃናችን ትርጉም የለውም። ጥቁር እንደ ባዶነት ሳይሆን ሁሉን ነገር አቅፎ እንደያዘ ትልቅ ሚስጥር ብናየው ውበቱ ይበልጥ ይገለጽልናል። በጣም ብዙ ስለ ጥቆር መናገር ይቻላል። ነገር ግን ጥቁር ከሰው ልጆች ጋር ያለው መተሳሰር መስተጋብር የተለያየ ነው የሚሆነው በተለይ በኢትዮጵያ ውስጥ እንዳለ ሰው ጥቁር ቀለም ለምን የከለራችን የሰውነታችን ከለር ጥቁር ነው። የ አይናችን ከለር ጥቁር ነው። የፀጉራችን ከለር ጥቁር ነው በዚህም ምክንያት ጥቁር ቀደም ተወዳጅና ተመራጭ ያደርገዋል በእኔ ዘንድ ማለት ነው። የምወደው ከልጅነቴ ጀመሮ አብዛኛዋን ምለብሰውም ልብስ ጥቁር ነው ሰውነቴም ጥቁር ነው። የተለያዩ ነገሮች ጥቁር ነገር እንዲኖረኝ የምፈልገው በአብዛኛው ማህበረሰብ በተለያዩ ማህበረሰቦች ውስጥ ጥቁር ቀለምን እንደተለየ ነገር እንደ ሰይጣናዊ ነገር አድርጎ ያዩታል ነገር ግን ጥቁር የብዙ ነገር ተምሳሌት ነው። ነገር አጋፊነትን ነው የሚያሳየው። ጥቁር ቀለም የስልጣንን ነው የ የማዕወቅን ነው አብዛኛውን ዳኞች ሊሆን ይችላል የተለያዩ ሰራተኞች ሊሆን ይችላል ጥቁር ቀለምን ይዞ ነው የሚፈርዱት ማለት ነው። ዳኛ ፍርድ ሲሰጥ ጥቁር ቀለምን ለብሶ ነው በዚህም ምክንያት ያው ተወዳጅ ተፈላጊ። የተለያየ ቦታ የተለያየ መጥፎ ትርጉም ቢሰጠውም ማለት ነው። እና አብረ ብርቀን ተለይተን እንድንታይ ያደርገናል ጥቁር ቀለም ማለት ነው። የተለያየ አይነት ቆሻሻ

አዎ ቆጥባለው። ገንዘብ ትቆጥባለህ የሚለው ጥያቄ ለአንዳንዶቻችን ቀላል ለሌሎቻችን ደግሞ አስፈሪ ሊሆን ይችላል አብዛኛውን ጊዜ ዛሬ ግን እኔ መናገር የምፈልገው ነገር አዎ እቆጥባለሁ ለማለት ብቻ ሳይሆን ቁጠባ ለምን ለሁላችን የህልውና ጉዳይ እንደሆነ መናገር እፈልጋለሁ። እንዴት ነው ቁጠባ የህልውናችን ጉዳይ የሆነው ስንል አብዛኛውን ሰዎች ቁጠባን የሚመለከቱት ካለኝ ላይ ቀንሼ ለችግር ቀን ማስቀመጥ አድርጎ ነው እንደዛ አድርጎ ነው የሚያስቡት። ነገር ግን እኔ ቁጠባን የምመለከተው ለወደፊት ማንነቴ የምሰጠው ትልቁ ስጦታ ነው እንደዛ አድርጌ ነው የምመለከተው። ያው ቁጠባ ዛሬ የምፈልገውን ትንሽ ነገር ትቼ ነገ የምፈልገውን ትልቅ ነገር ለማግኘት የማደርገው የብስለት ጉዞ ነው ብዬ አስባለሁ። በዛም ምክንያት ቀን ከን ተሌት ሳልል እቆጥባለሁ እያንዳንዱን ነገር አደርጋለሁ ማለት ነው። ገንዘብ በመቆጠብ ምን ይከብደኛል ምን ይቸግረኛል ስል በጣም ብዙ ነገር ይቸግረኛል። ያው አሁን የማየው ደስታን አጣለሁ። ለምሳሌ መብላት እየፈለኩ ምግብ ትቼ ገንዘቡን ለሌላ ጊዜ ይቀመጥ ብዬ ባስቀምጥ አሁን የማገኘውን የ ከምግብ የማገኘውን ደስታ አጣዋለሁ ማለት ነው፤ ነገር ግን ቁጠባ በጣም ብዙ ነገር ለህይወታችን ጥቅሞች አሉት። በመጀመሪያው ድንገተኛ አደጋን ይመክትልናል። ያው ህይወት ባልታሰቡ ክስተቶች የተሞላች ናት። የጤና አክል ሊሆን ይችላል፣ የስራ ማጣት፣ የቤት ጥገና ሊያጋጥመን የተለያየ ነገር ሊያጋጥመን ይችላል። ያው በዚህ ጊዜ ቁጠባ ከጭንቀትና ከሰው ልመና ያድነናል። ሌላው ደግሞ የእድል መክፈቻ በሮች ነው ብዬ ነው የማስበው። ያው የተለያየ ጥሩ የንግድ ሀሳብ ሊኖረኝ ይችላል መነሻ ካፒታል ከሌለኝ ያው እድሉ ያመልጠኛል። ያው ቁጠባ ማለት እድልና ዝግኙ ዝግጁነት ሲገናኙ ለሚፈጠረው ስኬት መዘጋጃ ነው ብዬ አስባለሁ። በሶስተኛ ደረጃው ያው በቂ ቁጠባ ያለው ሰው ነገ ምን እላለሁ ብሎ አይጨነቅም። ይህ ሰላም ደግሞ በተሻለ ሁኔታ እንዲሰራ እንዲፈጠር አቅም ይሆነኛል ማለት ነው። አብዛኛውን ሰው ገንዘብ ሲተርፈው እቆጥባለሁ ብሎ ያስባል ማለት ነው። እውነታው ግን ገንዘብ ፈጽሞ አይተርፍም። ፍላጎታችን ያው ከገቢያችን ጋር አብሮ ያደርጋል። ያው አንድ መጽሐፍ ላይ እንዳነበብኩት ታዋቂው ባለሀብት ዋረን ባፊት እንደሚለው ከወጪ የተረፈውን አጥብቆ ይልቁንም ከቆጠበ በኋላ የተረፈውን ወጪ አድርግ ብሎ ይናገራል። ይህ ማለት ቁጠባ ከገቢ መጀመሪያ ላይ እንጂ መጨረሻ ላይ የሚታሰብ አይደለም። አስር ፐርሰንት ይሁን ሃያ ፐርሰንት ይሁን ዋናው ቁጥሩ ሳይሆን የመቆጠብ ልማዱ ነው። ያው በተከታታይ የመቆጠብ ልማዱ በጣም አስፈላጊ ነው። ልማድ ከገንዘብ መጠን ይበልጣል ብዬ ነው የማስበው። በልማድ ብዙ ነገር እናካብታለን ስነምግባር ይኖረናል፣ ያው ልማዱን እያንዳንዱን ተደጋግሞ በምናደርግበት ሰዓት ለትላያየ የህይወታችን አቅጣጫዎች ይጠቅሙናል። አብዛኛውን ሰው የማያውቀው እኔን ጨምሮ የማላውቀው ከዚህ በፊት እንዴት መቆጣብ እችላለሁ ብዬ ነበረ፤ ምን ማድረግ እንዳለብኝ አላውቅም ነበረ። ያው ቁጠባን ለመጀመር ታላቅ መሆን ወይም ትልቅ ሰው መሆን እንደማያስፈልግ ተረድቻለሁ፤ ነገር ግን ታላቅ ለመሆን መቆጠብ መጀመር ያስፈልጋል። ያው በመጀመሪያ እንዴት ቆጥ ባለው ለሚለው ጥያቄ ብዙ አይነት መልሶች ቢኖሩትም እኔ የተጠቀምኩት ግን ያው በጀት ማውጣት ነው በመጀመሪያ ገንዘቡን የት እንደሚሄድ ካላወቅኩት ልቆጥብ አልችልም። ያው ትናንሽና አስፈላጊ ወጪዎችን ለምሳሌ በየቀኑ የምጠጣው ውድ ቡና፣ አላስፈላጊ ምግቦችን መቀነስ ያው ትልቅ ለውጥ ያመጣል በቁጠባ ላይ ማለት ነው። ሁለተኛ ደረጃ ደግሞ "እንዴት እንቆጥ?" ለሚለው ጥያቄ የራስን ደርሻ ማስቀደም ነው። ያው ደሞዝ ሲደርስ መጀመሪያ ለቤት ኪራይ ለሌሎች ከመክ ከመክፈላችን በፊት ለራስ ለቁጠባ መክፈል አለብን። ለቤት ክራይ ለተለያዩ ወጪዎች ቀድመን ካወጣን ገንዘቡ እጃችን ላይ ትንሽ ስለሆነ ሌላ ጊዜ እቆጥባለሁ የሚለውን ነገር ስለሚያመጣብን የቁጠባ ሀሳባችንን እንድንቀይር ያደርገናል። በሶስተኛ ደረጃ "እንዴት እንቆጥብ?" ለሚለው ጥያቄ ግልጽ የሆነ ግብ ማስቀመጥ ነው። "ለምንድነው የምቆጥበው?" የሚለውን ጥያቄ ምላሽ ሊኖረው ይገባል። ለቤቴም ለትምህርት ቤት ነው ወይስ ለኢንቨስትመንት ነው ግብ ሲኖር መቆጠብ ቀላል ይሆናል መቼም ይሆናል። ያው መቆጠብ ብቻውን ግብ አይደለም ገንዘብ በሳጥን ውስጥ ተቆልፎበት ከዋላ አስቸጋሪ ነው የሚሆነው የዋጋ ንብረት ሊፈጠር ይችላል። ምክንያት የገንዘብ ዋጋ በሚቀንስበት ሰዓት መነሻ እርምጃ ሊሆን ይችላል ኪሳራ ነው የሚመጣው ማለት ነው። ቁጠባ ለኢንቨስትመንት ዋና መነሻ ነው ብዬ አስባለሁ። ኢንቨስትመንት ደግሞ የዛፉ ፍሬ ነው ያው ዘሩን ካፍ ዘሩን ጠብቀን ፍሬውን አንበላም ያለበለዛ አስቸጋሪ ነው የሚሆነው። በመጨረሻም

የኔ ልዩ ችሎታ ተብዬ ስትጠይቅ የምሰጠው ምላሽ ከተለዋዋጭ ሁኔታዎች ጋር ቶሎ መላመድ አዳዲስ ነገሮችን የመማር ጉጉት ነው የኔ ልዩ ችሎታ ብዬ የማስበው። ያው አለማችን በየቀኑ ትቀየራለች ዛሬ የምናውቀው እውቀት ነገ ላይሰራ ይችላል። ነገ ሊያልፍበት ይችላል። የኔ ልዩ ጥንካሬ ገና በማንኛውም አዲስ ሁኔታ ውስጥ ገብቼ ስህተቶቼን አርሜ አዲስ መንገድ መፍጠር መቻሌ ነው ብዬ አስባለሁ። ይህ ችሎታዬ በስራም ሆነ በግል ህይወት እንቅፋቶችን ወደ ደረጃዎች እንዲቀይር እንዳሻሽል ረድቶኛል። ችሎታ ያው ልክ እንደ ዘር ነው። ካልተንከባከብነው አይበልጥም ችሎታን ለማሳደግ በጣም ብዙ ነገሮችን ማዳበር ያስፈልገናል። ለምሳሌ ራስን መፈለግ ነው። በብቸኝነት ጊዜያት ምን ስናደርግ ደስ ይለናል? ምን ስናደርግ ጊዜው እንደሮጠ? ምንም የምናውቀው ነገር የለም መልሱ እዛ ጋር ነው ያለው እንግዲህ። ሁለተኛውና ወሳኙ ነገር ብዬ የማስበው ልምምር ነው። ችሎታ ያለልምምድ ዝገት ይሆናል። ያው ዛሬ የምናየው ማንኛውም ታላቅ ሰው የሺህ ሰዓት ለመመድ ውጤት ነው ብዬ አስባለሁ። በሶስተኛ ደረጃ ደግሞ ዋናው ነገር ያው ትህትና ነው። ሁል ጊዜ ተማሪ መሆን ሁሉንም አውቃለሁ ያለ ሰው ልዩ ችሎታ ሆነህ ቀብሮታልህ ብዬ ነው የማስበው ማለት ነው። ያው የኛ ልዩ ችሎታ ፋይዳ የሚኖረው እንግዲህ ለሌሎች ሰዎች ትርጉም ሲሰጥ ነው ብዬ አስባለሁ። ያኔ መማር መላመድ ችሎታ ለኔ ብቻ ሳይሆን አብረውኝ ያሉ ሰዎች መፍትሄ ሲሆን ነው። መፍትሄ መፈለገጊያ ሲሆን ማለት ነው። ያው የተለያየ ሰው ብዙ አይነት ችሎታ ሊኖረው ይችላል። የአንዱ ችሎታ የደግሞ የሌላው ችሎታ ላይሆን የሌላው ድክመት ሊሆን ይችላል። ልዩ ችሎታ ምንድነው ለሚለው ትክክለኛ ጥያቄ ምላሽ በድርጊታችን የሚገለጽ ነው። ዛሬ ሁላችንም ያው ዋናው ጥያቄው ሊሆን የሚችለው በሁላችንም ዘንድ እኔ ለዚህ አለም ምን የተለየ ቀለምን እጨምራለሁ ምን የተለየ ነገር አደርጋለሁ? ብለን ስናስብ ነው ያው ልዩ ችሎታ ብዬ የማስበው ማለት ነው። ግራን መጋባት አለ አብዛኛውን ሰው ልዩ ችሎታ ምንድነው ተብሎ ሲጠየቅ ግራ ይጋባል። ምናምን ባት እንደ ታዋቂ ሰአሊያን መሳል ወይም እንደ ድምፃውያን መዘመር ወይም እንደ ስፖርተኞች መሮጥ ካልቻልን ልዩ ችሎታ የለኝም ብለን ልንደመድብ እንችላለን። ነገር ግን ልዩ ችሎታ ማለት አለምን የሚያውቀው ታላቅ ተሰጥቶ ብቻ አይደለም ብዬ አስባለሁ። ልዩ ችሎታ ማለት ከእኛ ከሌላው የሚለየን በውስጣችን ያለና ያው ለሌሎች ሰዎች ብርሃን ሊሆን የሚችል። ማንኛውም በጎ የሆነ ነገር ያው ልዩ ችሎታ ነው። እያሰባለሁ ዛሬ የኔ ልዩ ችሎታ። ለመናገር ያው እንግዲህ አድማጭ ነኝ ብያለሁ። ብዙ ጊዜ ልዩ ችሎታን ከቴክኒካዊ ብቃት ጋር እናምታተዋለን። ነገር ግን እውነተኛ ልዩ ችሎታ የሚመነጨው ከአስተሳሰባችን ነው ብዬ አስባለሁ። ያው አድማጭ መሆን ያስፈልጋል ብዙ ሰዎች በሚናገሩበት አለም ውስጥ ስሆን በትዕግስት ማለዳመጥ መቻል ማለት ትልቅ ልዩና አስፈላጊ ችሎታ ነው። እኔም ያለኝ። ይሄ አድማጭ የመሆን ልዩ ችሎታ ነው ማለት ነው። ተስፋ ለመቁረጥ ነው። በህይወት ጎዳና ውስጥ ብዙ ተስፋ የሚያስቆርጡ ነገሮች ይመጣሉ። በችግር ውስጥ ሆኖ ፈገግታም መምረጥ ወርቆ መነሳት መከተል ብርቅዬና ዋናው ችሎታ ነው ብዬ አስባለሁ። ያው ህይወት አብዛኛውን ጊዜ ትጥለናለች ታነሳላች። ያንን ደግሞ አልፎ ወደፊት መሄድ ልዩ ችሎታ ብዬ አስባለሁ። ሰውን ማበረታታት እና የሰውን ስውር ውበት አይቶ ማድነቅ እንዲያደርጉ መርዳት ያው ለአለም የሚያስፈልጋት ታላቅ ችሎታ ነው። በቴክኒካል ደረጃ ደግሞ የኔ ልዩ ችሎታ ብዬ የማስበው። ፒያኖ መጫወት ነው። ፒያኖ ከልጅነቴ ጀምሮ በቤተክርስቲያን ውስጥ ስጫወት ነው ያደግኩት። በቴክኒካል ረገድ አለኝና አስፈላጊ ነው ብዬ የምወደው ችሎታዬ መሃል ያው ፒያኖ መጫወት ነው። ፒያኖ መጫወት እያንዳንዱን ኪዎች ስንነካ የሚያወጡት ውብ ድምፆችን አቀናብሮና አደራጅቶ ተመልካች ወይም ለአድማጭ አሪፍ ድምጽን መስጠት ነው። ፒያኖ ምን ምን አለው? ብለን ስናይ የተለያየ ነገሮች አሉ ለምሳሌ እንደ ኮርድ የመሳሰሉ የተለያዩ ቅኝቶች አሉት ማለት ነው። ያንን አመቻችቶ ለሰዎች ማሳየት የተለያየ ነገር እንዲያደርገው እንዲጠቀሙ ማድረግ አስፈላጊና አሪፍ ነው። ብዬ አስባለሁ። የኔ ልዩ ችሎታ ፒያኖን። ፒያኖን አብዛኛውን ጊዜ የማቀርበው በቤተክርስቲያኖስ ሲሆን። ጊዜ ማለት ይቻላል ያው አስፈላጊና የሚጫወተው የማደርገው እለት በእለት የማደርገው ነገር ነው። ፒያኖን እያንዳንዱ በቀን ቀን መለማመድ አስፈላጊ ነው። ያለበለዛ ልክ እንደ የሚጠፋ እንደ ላፒስ ነገር ነው። ለመምር ካላደረገን ይጣፋል

አዎ ወተት እጠጣለሁ ብዙውን ጊዜ ሰዎች ስለ ወተት ሲያስቡ የህፃናት ምግብ ብቻ አድርገው ያሰባሉ። እኔ ግን ወተትን የማየው እንደ ተራ መጠጥ ሳይሆን ተፈጥሮ ለእኛ የሰጠችን ተአምረኛ ፈሳሽ አድርጌ ነው የማስበው። ምን ያክል እንደምወድ የወተት ፍቅር በጣም ለመናገር ይከብዳል። ወተት መጠጣት ለእኔ የእለት ተእለት ልምዴ ብቻ ሳይሆን ለራሴ ለጤናዬ የማደርገው ትልቅ እና አስፈላጊው እንክብካቤ ነው። ወተት በውስጡ የያዘው ንጥረ ነገር በጣም አስገራሚ እና አስፈላጊ ነው። አንድ ብርጭቆ ወተት ስንጠጣ በሰውነታችን የምያስፈልገውን ብዙ ነገር በአንድ ላይ እንድናገኝ ይረዳናል። የመጀመሪያው ያው በብዙም ዘንድ የሚታወቀው ካልሽየም ነው ካልሽየም ደግሞ አጥንታችንና ጥርሳችን ጠንካራ እንዲሆን ካልሽየም የግድ ያስፈልገናል እድሜያችን እየጨመረ በሚመጣ ጊዜ አጥንታችን እንዳይሳሳ ወተት ትልቅ እና አስፈላጊ መከላከያ ነው። በሁለተኛው ደረጃ ደግሞ ፕሮቲን ነው። ፕሮቲን እንደሚታወቀው ያው ጡንቻ ለመገንባት እና የሰውነት ሴሎችን ለመጠገን ምርጥ የፕሮቲን ምንጭ ነው። ያው በሶስተኛው ደረጃ ደግሞ አስፈላጊ ንጥረ ነገር በቫይታሚን ነው ቫይታሚን በተለይ ቫይታሚን ቢ ዋን ቱ እና ቫይታሚን ዲ ለደም ዝውውር እና ለበሽታ መከላከል ያው አቅም በጣም ወሳኝ ስለሆነ። ይህ ሁሉ በአንድ ብርጭቆ ነጭ ፈሳሽ ውስጥ መገኘቱ ተአምር ነው ብዬ ነው የማስበው። ለዛ ከ ጥፍጥናው በተጨማሪ የያዘው ንጥረ ነገር አስፈላጊ ነው ብዬ አስባለሁ። ያው ይህ ምናልባት አብዛኛው ሰው ላያሰበው ይችላል ነገር ግን ወተት መጠጣት ከስሜት ጋር የተያያዘ ነው። ለምሳሌ ማታ ስራ ውዬ ደክሞኝ ስመጣ ለብ ያለ ወተት መጠጣት ይኸው ሰውነቴ እንዲዝናና ያደርገዋል አብዛኛውን ጊዜ ስለማደርገው። ያው ወተት ደግሞ በውስጡ ትሪፕራፎን የተባለ የአድሚኖ አሲድ ስላለው አእምሮ ሰላም አግኝቶ በጥሩ ሁኔታ እንድተኛ ያደርገኛል። ያው እኔ በግሌ እንቅልፍ በጠፋብኝ ጊዜ ወይም አእምሮዬ በሀሳብ ስወጠር አንድ በብርጭቆ ወተት ጠጥቼ በደንብ ነው የምተኛው ማለት ነው። ይኸው በባህላችን ደግሞ በእኛ ማህብረሰብ ውስጥ ወተት የተባረከና በጣም ትልቅ በረከት ያለበት ነው ወተትና ማር ይፍሰስ ተብሎ ይመረቃል። በአብዛኛው አብዛኛው ወላጆች ይሁን ትላልቅ ሰዎች ሲመርቁ ወተትና ማር ይፍሰስ ተብሎ ምርቃት ይሰጣሉ። ወተት የጥጋብ የሰላም የፍቅር የተለያዩ ነገሮች ምልክት ነው። ያው እኔ ወተት ስጠጣ ትዝ የሚለኝ የልጅነት ጊዜዬ ነው። ያው እናቴ ጠዋት ጠዋት ወተት አሙቃ ስትሰጠኝ የነበረው ያ ፍቅር ዛሬም ስሜት ዛሬም ድረስ አብሮኝ አለ። ስለዚህ ወተት ስጠጣ መጠጥ ብቻ ሳይሆን ያንን የቆየ ትዉስታ እና ፍቅርም ጭምር ነው የምጠጣው ብዬ ነው የማስበው። ያው እርግጥ ነው አንዳንድ ሰዎች ወተት ላይስማማቸው ይችላል ያው ለምን ከተባለ በውስጡ ያለው የላክቶስ መጠን ነው። አሁን ባለንበት ዘመን ብዙ አማራጮች አሉ ደግሞ ይሄንን ሊተኩ የሚችሉ የአለሞንድ ወተት የአጃ ወተት ወይም ሌሎች ከእጽዋት የሚገኙ ወተቶች አሉ ዋናው ቁም ነገር ከወተቱ የምናገኘው ጥቅም በሆነ መንገድ ማግኘት መቻላችን ነው ብዬም አስባለሁ። ያው ወተት ሲበዛ አብዛኛውን ሰው በጤናው ላይ እክል ያመጣል በጣም ሲበዛ እኔ ግን የተፈጥሮን የላም ወተት እመርጣለሁ ምክንያቱም ያ ተፈጥሮአዊና ጣዕሙን ይዘቱን ምንም የማይተካው ስለሆነ። ያንን እመርጣለሁ ያው ከላም የምናገኘው ትልቁ ገፀ በረከት ነው ብዬ አስባለሁኝ። ለማጠቃቀል ለማጠቃለል ያክል ወተት መጠጣት ለኔ የቅንጦት ጉዳይ ሳይሆን ያው የጤናዬ ዋናው መሰረት ነው ብዬ አስባሉ አጥንቴ እንዲጠነክር አይምሮዬ እንዲረጋጋ ሰውነቴ ሀይል እንዲያገኝ ያደርገኛል። ያው አብዛኛው ሰው ወተት የመጠጣት ልማድ የሌለው ዛሬውኑ እንዲጀምር አበረታተዋለሁ ምክንያቱም ያው ሰላም እረፍት ነው። በቀን አንድ ብርጅቆ ወተት በጤናችን ላይ የሚያመጣው ለውጥ በረጅም ጊዜ ስናየው በጣም ትልቅና አስፈላጊ ነው። ስለዚህ ወተት ትጠጣለህ ለሚለው ጥያቄ በእርግጠኝነት የምመልሰው ነገር በኩራት አ አዎ እጠጣለሁ ብጠጣም ደስ ይለኛል ነው የሚለው ዛሬ ራሱ። ያው ጠጥቼ ነው የተነሳሁት አብዛኛውን ጊዜ ሰዎች ወተትን ከሻይ ወይም ከቡና ጋር አድርገው ይጠጡታል እንግዲህ ያው የወተት ተዋዕጾዎችን ደግሞ ይጠቀማሉ ልክ እንደ አይብ እንደ እርጎ ያሉት ነገሮችን ማለት ነው። እነሱም የተሻለ ጥቅም አላቸው ከፈላው ወተት ይልቅ። እንደ እርጎ ያሉ ነገ የወተት ተዋጽኦች የተሻለ ንጥረ ነገሮችን ይዟሉ እንደ አይብ ደግሞ በጣም አሪፍ ነገሮችን ይዟሉ። ያው

አይ አልገዛም ያው በመጀመሪያው ደረጃ በመንገድ ላይ የሚሸጡ ምግቦች በጣም ማራኪና መዓዛ መልክ እንዳላቸው ይሄ የማይካድ እውነት ነው። ያው ስራ በዝቶብኝ ስራብ ወይም መንገድ ላይ ስጓዝ የሚመጣው የምግብ ሽታ የምግብ ፈላጎቴን በጣም ቢቀሰቅሰውም ነገር ግን እኔ በመንገድ ላይ ምንም አይነት ምግብ አልገዛም። ያው ለምን እንደዛ አልኩ ከተባለ ምግብ ለሰውነታችን ልክ እንደ ነዳጅ ነው። የዳጅ ስንቀዳ ደግሞ ጥራቱን የጠበቀ መሆኑን ማረጋገጥ አለብን። በመንገድ ላይ የሚሸጡ ምግቦች ዝግጅታቸው ንጽህናቸው በእኛ ቁጥጥር ስር ስላልሆነ ያው ጤናዬን አደጋ ላይ መጣል ነው ብዬ የታሸገ ምግብ መብላትን እመርጣለሁ። ምክንያቱም ያው በመንገድ ላይ የምትሸጡ ምግቦች ማን እንደሰራቾ አይታወቅም። ምን አይነት መሳሪያ እንደተጠቀመም አይታወቅም። ምን አይነት ውሃ ምን አይነት ዘይት እንደተጠቀመ ማወቅ አይቻልም። በዛ ምክንያት ያው ለጤና ትልቅ አደጋ ይፈጥራል ብዬ ነው የማስበው። በመንገድ ላይ ያው ምግብ የማልገዛበት ዋናኛው ምክንያት የንጽህና ጉዳይ ነው። አንድ ምግብ ሲዘጋጅ የሚከተሉትን ነጥቦች ማወቅ እና መገንዘብ በጣም ከባድ ነው ብዬ አስባለሁ። አንደኛ የውሃ ነጽና ነው። ምግቡ የተሰራበት ወይም እቃዎቹ የታጠቡበት ውሃ ንጹህ መሆኑን እንዴት አውቃለሁ ይሄን ላውቅ አልችልም። ያው አካባቢው ብክለት ነው እንግዲህ በመንገድ ዳር የሚዘጋጁ አብዛኛውን ምግቦች ለአዋራ ለጪስ ለተባውች ለተለያዩ ነገር የተጋለጡ ናቸው። ይህ ደግሞ እንደ ታይፎድ አሜባ የተለያዩ እንደዚህ አይነት በሽታዎች ለተላላፊና ተላላፊ ላልሆኑ በሽታዎች በቀላሉ ስለሚያጋለጠን በጣም አስቸጋሪ ነው። አብዛኛውንና ዋናው ችግር ደግሞ የዘይት ጥራት ነው። ያው ብዙም ጊዜ እንዳልኩህ በመንገድ ላይ የሚቀባበሱ ምግቦች ለምሳሌ ሳምቡሳ ቺፕስ የሚሰሩት ደግሞ በፈላ ዘይት ነው። ደጋግሞ የፈላ ዘይት ደግሞ ለልብ ህመም የሚያጋልጡበት ብዙ ንጥረ ነገሮች ይዟል ሳይንሱ እንደሚለው ከሆነ ማለት ነው። ዋናው ደግሞ ያው የኢኮኖሚ ቁጠባም ነው እንግዲህ። ያው ገንዘብ ጉዳይ በጣም አስቸጋሪ ነው በመንገድ ላይ ምግብ መግዛት ርካሽ ሊመስ ይችላል። ግን አንድ ሳምቡሳ ወይም አንድ ቆሎ ምን ያመጣል ልትል? ይቻላል ወይ አብዛኛው ሰው እንደዛ ሊይ ሲል አለ ትንሽ እኮ ነው። ገንዘቡ የአንድ ሳምቡሳ ወይም ቺብስ ከተባለ ነገር ግን በየቀኑ የምናወጣቸው ትናንሽ ወጪዎች ስንደመራቸው በወሩ መጨረሻ ትልቅ ደመር ይሆኑልናል። በዛም ምክንያት ቤት ውስጥ ምግብ አዘጋጅቶ መያዝ ወይም በልቶ መውጣት በጣም በብዙ ጥቅም አለው። አንደኛ ገንዘብን ይቆጥባል። በወር ውስጥ ለወጪ የማወጣውን ብር ባሰለው በጣም ብዙ ነገሮችን ሊሸፍንልኝ ይችላል። ሁለተኛ ደግሞ ጥራት ያለውን በትንሽ ብር የተመጣጠነ ምግብ ቤት ውስጥ አዘጋጅቼ እመገባለሁ። ያው ራስን በመንገድ ላይ ምግብ አለመግዛት ለኔ የስነምግባር እና የራስን የመግዛት ለምምድ ነው ብዬ ነው የማስበው። አብዛኛውን የሰው ልጅ በፈለገው ሰዓትና ባየው ነገር ሁሉ መሸነፍ የለበትም ብዬ አስባለሁ። ያው ረሃብ ሲሰማኝ አሁን መብላት አለብኝ የሚል ስሜታዊ ውሳኔዎች ይልቅ። የትኛው ምግብ ለሰውነቴ የሚጠቅመው ብዬ ነው የማስበው። ያገኘሁትን ምግብ ራቤን ለማስታገስ ብቻ አልጠቅመውም። ያው እሄ ልምምድ በሌሎች ህይወታችን ክፍሎችም ላይ ጠንካራ እንደሆነ ያግዘናል። ያው በሚያስፈልገን ሰዓት የሚያስፈልገን ነገር ነው እንጂ መጠቀም ያለበት። አጠገባችን ያለውን ነገር መጠቀም የለም የለብንም ፍላጎታችን ያው ለጊዜው አጥብቀን ለተሻለ ውጤት መጠብቅና ትልቅ ስኬትን መጎናጸፍ ያስፈልገናል። ታዲያ መንገድ ላይ ከራበን ምን ማድረግ አለብን? በጣም አሳሳቢ ደረጃ ላይ ከተባለ ዋናው ነገር ከመውጣቴ በፊት በደንብ እበላለሁ። የሚያስፈልገኝን ያህል ሁለተኛው ቀላል መክሰስ ይይዛለሁ ልክ እንደ ሙዝ ለውዝ ሙዝ የተለያዩ ነገሮችን ይይዛለሁ። ወደ ስራ ሲሄድ ማለት ነው። በሁለተኛው ደግሞ ብዙ ጊዜ ውሃ ይዤ ነው የሚሄዶ። ብዙ ጊዜ ረሃብ የሚመስለን ስሜት የውሃ ጥም ሊሆን ይችላል ውሃም ጠጣት ደግሞ ረሃባችንን ለተወሰነ ጊዜ ያዘገይናል በዛም ገና ውሃ መያዝ ተመራጭ ነው። ይሄው ለማጠቃለል ያህል በመንገድ ላይ ምግብ አለመግዛቴ የምግብ ጠላት ስለሆንኩ ሳይሆን ያው የጤናዬ ወዳጅ ስለሆንኩ ነው። ጤናዬ አንዴ ከጠፋ በገንዘብ አይመለስም። የሰው ልጅ ሆድ አቃጣይ እንጂ አቃጣሪ አይደለም። እንደሚባለው ለጊዜያዊ እርካታ ብዬ ሰውነቴን ለበሽታ ማጋለጥ የለብኝም ብዬ አስባለሁ። ያው አብዛኛውን ሰው ቢሆን ያው በመንገድ ላይ ምግብ ከመግዛታቸው በፊት ያው እሄ ምግብ ከየት መጣ ማነው የሰራው እንዴት ተሰራ የሚለውን ማወቅና መመርመር አለባቸው። ምክንያቱም ለጤናቸው ሲባል እነሱ በሚገዙት ትንሽ ብር ያው ጤናቸው ስለማይመለስ ስለማይስተካከል እሄንን